እሺ አሁን ደግሞ የትኛውን በዓል ትወዳለህ ለሚል ጥያቄ? ሀሳቤን አነሳለሁኝ እንግዲህ ካሉት የበዓላት እንግዲህ የተለያዩ አይነት በዓሎች ይከበራሉ በተለይ ደግሞ በእኛ ሀገር በእኛ ሀገር ላይ። ብዙ ጊዜ ከአዲስ አመት ጀምሮ ከዛ የሙስሊም የክስ የክርስቲያን የተባለ ከዛ ብዙ አይነት አመት በዓሎች አሉ ስለዚህ እኔ በአጠቃላይ ካሉት አመት በዓሎች በጣም የምወደው የፋሲካን በዓልን ነው። ወይም ደግሞ የፋሲካን ክብር በዓል በጣም የምወደው ነው። ምክንያቱም ደግሞ ያው እንግዲህ ይሄኛው በስትትክል መጽሐፍ ቅዱስ በቀጥታ እንድናከብርና ያንን ቀን ማስታወስ እንዳለብን። ኢየሱስ ክርስቶስ እኛን ያዘዘንበት ያዘዘው ነገር ስለሆነ ያንን ማድረግ ግዴታ ግድ ይለናል። በተለይ ደግሞ የክርስትና ወይ ደግሞ ክርስቲያን ከሆነን ማለት ነው። ስለዚህ ሁሉም ሰው ያንን በዓል ማክበር አለበት። ክርስቲያን ነኝ ካለ ወይ ደግሞ ኢየሱስ ክርስቶስን እከተላለሁ አምነዋለሁ። የሚል ሰው ካለ ማለትነው። ምክንያቱም እንግዲህ ይቺን ቀን እኔ ተመልሼ እስክመጣ ድረስ። ለ ለማስታወሻ ታ ትሁንላችሁ ብሎ እሱ ያደረገበትን ያንን እንግዲህ ነገር ያን ድርጊት እያደረገን እኛም በየዓመቱ እየደጋገምን ያንን ቀን መጠበቅ አለብን ምክንያቱም እሱም የሚያዝዘን ነገር ስለሆነ ማለት ነው። ስለዚህ እኔም ካሉት። ባአሎች ሌሎቹ አመጣጣቸውን ስለማላውቅ ማለት እንዴት እንደተጀመሩ አሁን አዲስ ዓመትም ሊሆን ይችላል። ሌላም ሌላም በዓል እንዴት መከበር እንደተጀመረ እና ማን ማክብር እንደጀመረ ስለማላውቅ። ያን ያክል ያው ባከብርም ሙሉ በሙሉ ለኔ ትርጉም አይሰጠኝም ማለት ነው። ግን ይሄኛው ትርጉም ይሰጠኛል ሳከብር ፋሲካን ሳከብር ለምን እያከበርኩ እንደሆነና ምን እያደረኩ እንደሆነ ምክንያቱ ምን እንደሆነ ሁሉንም አውቃለሁ። ምክንያቱም መጽሐፍ ቅዱስ ላይ በግልጽ የተጠቀመጠልኝ ነገር ስለሆነ ማለት ነው። ስለዚህ ካሉት የበአል አይነቶች በጣም ነው የምወደው። ወይ ደግሞ በጣም ከልቤ የማከብረው በዓል ቢኖር ወይም በደንብ የማከብረው በዓል ቢኖር ይህኛው የፋስካ በዓልን ምናምን ነው የፋስካ በዓል እንግዲህ በጣም ደስ የሚል በዓል ነው። እንግዲህ ሰዎች በተለያዩ መንገድ ያከብራሉ እንደዚህ በመጠጥ በምግብ እንደዚህ ምግብ እየበሉ እየጠጡ እየሰካሩ ቤተሰብ ከቤተሰቦቻቸው ጋራ ከወዳጅ ዘመዶቻቸው ጋራ ሆነው ያው የተለያዩ አይነት ነገሮችን የሚያደርጉ ሰዎች አሉ። ግን ያው መጽሐፍ ቅዱስ እዚህ ጋርም የሚያዘን እሱን አይደለም የሚያዘን ነገር ምን ቢኖር ምንድንነው ማለት ነው? አንድ ላይ ሆነን የምን የምንቀ የምንከፋለው የጌታ እራት አለ ከዛ ያንን የጌታ ራት ለመካፈል ደግሞ ጸሎት ያስፈልጋል ስለዚህ ሁሉም ሰው በጾም ጸሎት ይዞ ለሁለት ሳምንት ይጸልይና ከዛ በኋላ መጨረሻ ላይ ያንን የጌታን ራት ይቀበላል በዛ መልክ ነው ማለት ነው። ያፋሲካ በዓል የሚከበረው ከዛ በፊትም የነበረው በብሉይኪዳንም የነበረው እንደዛ ስለሆነ አንድ ላይ ሁኖ የመመገብ አይነት በዓል ነው ማለት ነው። ስለዚህ ከዛ በኋላ ያንን የጌታ ራት ስን ስንካፈል እንግዲህ በየዘላለም ህይወት እንዳለን ያው መጽሐፍ ቅዱስ ከደሜን የሚጠጣ እንጀራን የሚበላ አይሞትም የዘላለም ህይወት አለው ስለሚል ያንን ነገር እንግዲህ በተግባር ወይ ደግሞ በትክክል በህይወታችን እንዲከናወንልን ያንን ነገር ማድረጋችን ግድ ይላል ማለት ነው። ስለዚህ በሌላ በስጋ በመጠጥ በሌላ በሌላ ነገር አይደለም እንድናከብር የተፈለገው ከዛ ያንን ቀን የፋሲካን ቀን ደግሞ እንግዲህ እኔ ያው እንደኛ እምነት የምናሳልፈው እንዴት ነው? በማምለክ እግዚአብሔርን በአማምለክ እንደዚህ በአምልኮ እንደዛውም ደግሞ በትምህርትን ወይ ደግሞ የእግዚአብሔርን ቃል በመማር ያን ያንን ነገር እያደረግን ነው ማለት ነው። የምናሳልፈው እና ስለዚህ በአጠቃላይ ይሄንን ስለሚመስል ያው እኔ መጽሐፍ ቅዱስ በቀጥታ ከሚያዛቸው ወይ ደግሞ እንድናከብር ከሚም ከሚነግረን ወይ ደግሞ ከሚያሳስበን በዓላት መካከል ይሄ የፋስካ በዓል የመጀመሪያው ስለሆነ። እንግዲህ እኔ የፋስካ በዓልን በጣም እንግዲህ አከብራለሁ ወይ ደግሞ በጣም እንግዲህ በደንብ ያን ነገር የማድረግ ስራ ላይ ትኩረት አደርጋለሁ ማለት ነው። ስለዚህ የፋስካ በዓል እንግዲህ በጣም ያው ደስ የሚል በዓል ነው። ያው ሁሉም ወቅቱም ትንሽ ጥሩ ነው ዝናብ የለም። ምን የለ ከብዙ ሰዎች ጋር አለመገናኘት እንደዛውም ደግሞ የፈለግነው አይነት ቦታ አሁን ሄደን ጊዜ ማሳለፍ የምንችልበት አይነት ወቅትም ስለሆነ በጣም ደስ የሚል በዓል ነው። ስለዚህ እኔ ካሉት ያው ሰዎች ከሚያከብሩት በዓላት መካከል በጣም ቅድሚያ የምሰጠው እና በጣም ትርጉም ሰጥቼ ወይ ደግሞ ለኔ ከ የተሻለ ግንዛቤ ኖሮኝ ወይ ደግሞ በጣም ለየት ያለ ቦታ ያለኝ ለፋሲካ በዓል ነው ማለት ነው። ስለዚህ ፋሲካ በዓልን በጣም ነው የማከብረው። እንደዛውም ደግሞ በጣም ደስ የሚለኝ ነው ምክንያቱም እንዳልኩት እንግዲህ ምክንያት ስላለኝ ነው። ይሄንን በዓል ለማክበር እንግዲህ መጽሐፍ ቅዱስ እንደሚያሳስበኝ ስለማውቅ ነው እንደዛ ለምን እንደማከብር በደንብ ስለማውቅ ነው። ስለዚህ ይሄ በጣም ለየት የሚረ የሚያደርጉ ነገር ነው። ስለዚህ የፋስካ በዓልን እንግዲህ በጣም ውድ ነው። ከዛ ደስ ብሎን ነው የምናከብረው ማለትነው። በአጠቃላይ ስለዚህ ካሉት ሰ የበዓላት አይነት በጣም የምወደውና በጣም የማከብረው በዓል ቢኖር እንግዲህ የፋስካ በዓል ነው ማለት ነው። በአጠቃላይ ሀሳቡ ይሄንን ይመስላል። እንግዲህ የፋስካ በዓልን ስናከብር ያው እንዳልኩት በ ባልኩ በመጽሐፍ ቅዱሱ በሚያዘን መንገድ መሆን አለበት ብዬ አስባለሁ ስለዚህ።

እሺ አሁን ደግሞ የተኛውን የቀኑን ሰዓት ትወዳለህ የሚል ጥያቄ መቷዋል? እንግዲህ ያው ካሉት እንግዲህ የቀኑ ሰዓት ውስጥ ጠዋት የጠዋት በጣም ደስ ይለኛል። ምክንያቱም ደግሞ ጠዋት ገና ከእንቅልፌ ሳልነሳ በጣም የምሰማኝ ስሜት በጣም ለየት የምልና በጣም ደስ የምል ስለሆነ የጧዋት ሰዓት። በተለይ ከአሥራ ሁለት ሰዓት እስከ አንድ ሰዓት ያሉ ሰዓት በጣም ደስ የሚልና በጣም አሪፍ ጊዜ የሚባለውን በህይወቴ የማሳልፍበት ጊዜ ነው። ስለዚህ ይሄንን ሰዓት በጣም ያንን ሰዓት በጣም እወደዋለሁ። ወይ ደግሞ በጣም ደስ የሚለኝ ጊዜ የማሳልፍበት ሰዓት ነው ማነው? ስለዚህ እንግዲህ ጠዋት ያው በጣም ደስ የሚል ጊዜ እና በጣም አሪፍ ነገር ነው። ስለዚህ ያው ማንም አሪፍ ጊዜ የሚያሳልፍበት እና በጣም ከእንቅልፉ እንደነቃ በጣም አሪፍ የሚባለውን ጊዜ ወይ ደግሞ አሪፍ የሚባለውን ሰዓት የሚያሳልፍበት ሰዓት ስለሆነ። ወይ ደግሞ ጊዜ ስለሆነ እንግዲህ ኦጦ የጧዋት ሰዓት ማንንም ይደብረዋል ብዬ አላስብም። ስለዚህ እኔም እንግዲህ የጧዋት ሰዓት በጣም ደስ ይለኛል ወይ ደግሞ በጣም በጣም ኢንጆይ ከምወዳቸው እና በጣም ጥሩ የሚባለው ወይ ደግሞ አሪፍ ነገር የምሰራበት ሰዓት እሱ ነው። ለምሳሌ በጣም መጽሐፍን እማነብበት እንደዛውም ደግሞ እንግዲህ ብዙ ነገሮችን በአጭር ጊዜ ውስጥ እንደዚህ ቶሎ ቶሎ እያየሁ ተመልክቼ ከዛ መስራት የሚችለው ወይ ደግሞ በጣም ከባድ የሚባለውን ነገር እንኳን የምሰራበት ሰዓት እንግዲህ የጧዋት ሰዓት ነው ማለት ነው። ስለዚህ ጧዋት በጣም ደስ የምል ጊዜ እና እኔ ካሉት ሰዓታት ወይ ደግሞ ቀን ውስጥ ካሉት ሰዓታት እኔ የምወድውና በጣም የምመችኝ ሰዓት ቢኖር እሱ ነው ማለት ነው። ስለዚህ ያው ይሄኛው ሰዓት በጣም ለየት አለ የሚያደርጉ እንዴት ነው? ያው ገና ከእንቅልፌ እንደነቃው የማያደርገው ነገር ወይ ደግሞ የምሰራው ነገር ቢኖር እንግዲህ ያው ሁሉም ከባድ የሚባለውን ስራ ወይ ደግሞ ከትላንትና የተረፈልኝ ስራ የምሰራው በዚህ ሰዓት ነው ወይ ደግሞ በጧዋቱ ነው ስለዚህ ጧዋት ላይ እንግዲህ ሁሉ ነገር አዲስ ነው። ሀይላችን ጉልበታችን ሁሉ ነገራችን አዲስ ስለሆነ እንግዲ የትኛውንም ነገር ለመስራት በጣም አሪፍ የሚባለው ጊዜ ነው ወይ ደግሞ የሚመረጥ ጊዜ ነው ማለት ነው። ምክንያቱም እንግዲህ ይሄ ጊዜ ያው ለየት የሚያደርጉ ነገር ያው ከጠዋቱ ይሄ ከሁሉም ሰዓት የምለይና በጣም እንግዲህ በጣም በተነቃቃ ሁኔታ ነገሮችን መስራት የምንችልበት ነው። ስለዚህ ለኔ ጠዋቴ በጣም የተለየ እና በጣም ሁሌም ደስተኛ ሆኜ የምንቀሳቀስበት እንደዛም ደግሞ መስራት ያሰብኩትን ወይ ደግሞ መስራት የፈለኩትን ሁሉ እንግዲህ የምሰራው ወይ ደግሞ የማደርገው እኔ ስለሆንኩኝ በጣም እንግዲህ ደስ የሚል እና በጣም አሪፍ የሚባለው ጊዜ የሚኖረኝ ሰዓት ነው። ማለት ነው ጠዋት ሰዓት ስለዚህ እስከ ምሳ ሰዓት ያለው ሰዓት ላይ እንግዲህ በጣም ከባድ የሚባለውን ስራ የምሰራው በዚህ ሰዓት ነው። ምክንያቱም እንግዲህ በጣም አሪፍ የሚባለውና ወይ ደግሞ ጥሩ የሚባለው ሆኔታ ላይ ስለመሆን ማለት ነው። በዚህ ሰዓት ስለዚህ ይሄንን ያው ከራሴ ብቻ ሳይሆን ብዙ ሰው ላይም አይቻለሁ ብዙ ሰዎች አብዛኛው አብዛኛው ሰው እንግዲህ ጠዋት ላይ በጣም ንቁ ይሆናል። በጣም በደንብ ይሰራልና ከዛ ደግሞ ከሰአት ላይ ትንሽ ይደክመዋል እንደዚህ አይነት ነገር ያለ ስለዚህ ብዙ ስራ አንድ ላይ እንግዲህ መስራት የምሰራበት ማለት የምችልበት እንኳን ጊዜ ጥቀስ ብባል ይሄኛው የጠዋት ነው። ስለዚህ ጠዋት ላይ በጣም ትኩረት አድርጌ እንደዛውም ደግሞ በደንብ መስራት ያለብኝን ነገር በደንብ የምሰራበት እንደዛውም ደግሞ ትኩረት የምሰጥበት ጊዜ ቢኖር እንግዲህ የጠዋቱን ማለት ነው። ምክንያቱም ጠዋት በጣም ያው ሀሳቤ አይበታተንም እንደዛም ደግሞ ይሄ የሚያድክ አይነት ስሜት አይኖርም ማለት ነው። ስለዚህ በጣም ነቃ ብዬ ወይ ደግሞ በደንብ እንግዲህ ስራ መስራት ስለምችልበት ይሄን የጠዋት ሰዓት በጣም እጠቀማለሁ። ምክንያቱም እንግዲህ የየጠዋት ሰዓት በጣም እንግዲህ ሰዓቱ ይሄ በጣም ደስ የምልና እንደዛም ደግሞ ይሄ በጣም ረጅም ጊዜ ሊወስድ የሚችለውን ስራ በአጭር ጊዜ ውስጥ የምሰራበት ነው። እንደዛም ደግሞ ከሰው ጋር እንኳን ለመነጋገር እንደዛ በጣም ፈጣን ሆኜ ነገሮችን ማከናወን የምትችልበት ጊዜ ነው የጠዋቱ እና ለዛም እመርጣለሁ ማለት ነው። እንግዲህ አንዳንድ ሰዎች እንግዲህ የተለያየ ነገሮችን ተጠቅመው ነው ለምሳሌ እንደዚህ ጫት ቅመው ስራ የሚሰሩ አሉ። እነሱ ከሰአት ላይ ወደ ማታ ላይ በጣም ፈጠን ባለ መልኩ ሊሰሩ ይችላል። ወይ ደግሞ አሪፍ የሚባል አይነት ሁኔታ ላይ ሊሆኑ ይችላሉ። እንደዛም ቡና ጠጥቶ የተለያዩ አይነት ነገሮችን ተጠቅመው ደግሞ የስራዎችን የሚሰሩ አሉ። እኔ ያን ስለማልጠቀም ነው። ስለዚህ ያለኝ አማራጭ እንዴት ነው? ከእንቅልፌ እንደተነሳው ከዛ ቁርሴን በልቼ ከዛ ወደ ስራ ስገባ በአሪፍ ሁኔታ መስራት የምችልበትን ሁኔታ ማመቻቸት ስለሆነ። ሌላ ነገር ስለማልጠቀም እንግዲህ ቀኑ የሚወዱው ሰዓት የጧዋት ነው

እሺ አሁን ደግሞ የስራ ጊዜ ገደብ ታስተካክላለህ የሚል ጥያቄ መጥቷል። እንግዲህ ያው የስራ ጊዜ ቅደም ማስተካከል የግድ ይላል። ወይም ደግሞ አስፈላጊ ስለሆነ እንግዲህ እኔ ብዙ ጊዜ ገደቡን እንደ ሁኔታው እና እንደ ስራው ብዛት አስተካክላለሁ ወይ ልጨምር ወይ ደግሞ ልቀንስ እችላለሁ ማለት ነው። ስለዚህ አሁን ለምሳሌ ያለሁበት ሁኔታ ትንሽ ስራው በጣም ብዙ ስለሆነ ወይ ደግሞ የያዝኩትን ስራ በአጭር ጊዜ ውስጥ ወይ ደግሞ በአንድ ወር ጊዜ ውስጥ መጨረስ ስላለብኝ እንግዲህ ከዚህ በፊት በዓል እንደነበረ ሳይሆን አሁን ትንሽ ለየት ባለ መልኩ ይሄንን ነገር አስተካክያለሁ ማለት ነው። ምንድን ነው ያደረኩት? ስራውን እንግዲህ በጣም ረጅም ጊዜ ወይ ደግሞ ረጅም ሰዓት ወስጄ መስራት እንዳለብኝ ወይ ደግሞ ያንን ነገር መስራት እንዳለብኝ ወስኜ እየሰራሁ ነው ማለት ነው። ምክንያቱም ቀንም ሌልትም እየሰራሁ ያንን ነገር የማልገፋ ከሆነ መጨረስ ስለማልችል ነው። እንግዲህ የግድ ሰዓት መጨመር ስላለብኝ የጊዜ ገደቡን አስተካክያለሁ ማለት ነው። ከዚህ በፊት የነበረው እንዴት ነው? ጠዋት ከሶስት ሰዓት እስከ ስምንት ሰዓት እሰራለሁ ከዚያ ከሰአት ደግሞ ከስምንት ሰዓት እስከ አስር ሰዓት ወይም ደግሞ እስከ አስራ አንድ ሰዓት እሰራለሁ ከዚያ ማታ ላይ ትንሽ እስከ ስድስት ሰዓት እሰራለሁ ብዬ አስቤ ነበር። አሁን ያም ስላልሆነ የግድ ትንሽ ትንሽ ሰዓት እየተኛሁ መሃል መሃል ላይ እረፍት እየወሰድኩኝ ከዛ በጣም ብዙ የሚባለውን ወይ ደግሞ ሰፊ የሚባለውን ሰዓት ወስጄ ይሄንን ስራ መስራች እንዳለብኝ ተሰምቶኝ አሁን እንደዚያ እያደረኩኝ ነው ማለት ነው። ምክንያቱም እንግዲህ አንድን ስራ ስንሰራ ሁኔታውን አያየን እያየን የጊዜ ገደቡን ማስተካከል መቻል አለብኝ ያንን የማናደርግ ከሆነ ወይም ደግሞ ያንን የማናስተካክል ከሆነ እንግዲህ ስራውን በአግባቡ ወይም ደግሞ በተፈለገው መቅረጽ ስለማንችል ማለት ነው። ስለዚህ እኔም ያንን ታሳቢ አድርጌ ሁሌም የትኛውንም ነገር ስሰራ የጊዜ ገደብ ላይ እንደዚህ ማስተካከያዎችን አደርጋለሁ ማለት በጣም ብዙ ጊዜ የጊዜ ገደቦችን እያስተካከልኩኝ ከዚያ ነገሮችን ወይም ደግሞ ስራዎችን አከናውናለሁ ወይ ደግሞ እሰራለሁ ማለት ነው። ይሄንን ማድረግ እንግዲህ አስፈላጊ የሆነበት ዋናው ምክንያት እንዴት ነው? አሁን ለምሳሌ በጣም በአጭር ጊዜ ውስጥ መጨረስ ያለብንን ስራ በተባለው ሰዓት ወይም ደግሞ ከዚያም ቀድመን ለመጨረስ እንዲያግዘን ነው ስለዚህ ሁሉም ሰው ያንን ቢያደርግና እንደዚህ አይነት ልምድ ቢኖረው አሪፍ ነው። ምክንያቱም ድካሙ ይኖራል እንደዚህ የድካም ስሜት ሊሰማን ይችላል ያንን የድካም ስሜት እንግዲህ በኋላ ማካከስ ስለምንችል ስራውን ከጨረስን በኋላ በተቻለን መጠን ቶሎ ቶሎ እንግዲህ ነገሮችን መስራት እና መከናወን በፈጠነ ወይ ደግሞ ፈጠን ብለን ያንን ነገር ማድረግ መቻላችን አሪፍ ነው ብዬ አምናለሁ። ስለዚህ እኔ ሁሌም የጊዜ ገደብ ላይ ማሻሻያዎችን አደርጋለሁ ማለት ነው። እንደዚህ ማስተካከል ያለበት ቦታ ላይ ለምሳሌ ሰዓት በስቶ ከዛ ስራው ያነሰ ከዚያ ሰአቱን እቀንሰዋለሁ ወይ ደግሞ ከዚያኛው ቀንሼ ሰአቱን ለሌላ እሰጣለሁ ማለት ነው። እነዚያም ደግሞ እነዚህ ስራው በዝቶ ከዚያ ሰዓቱ ደግሞ ያነሰ ከሆነ ሰዓቱ ላይ ማሻሻያ አደርጋለሁ ወይ ደግሞ ማስተካከያ አደርጋለሁ ማለት ነው። ይሄ የግድ ይላል ማለት ነው። ምክንያቱም ሁሉም ነገር እኛ በፈለግነው ልክ ላይሄድ ይችላል ወይም ደግሞ እኛ በፈለግነው ልክ ላይከናወንልን ስለሚችል እንግዲህ ምን ማድረግ አለብን ብዬ የማስበው ነገር ምንድን ነው? ሁሉም ሰው እንግዲህ ሰዓቱ ላይ ማስተካከል ወይም ደግሞ ማስተካከያ ማድረግ አለበት። እንደዛውም ደግሞ እንግዲህ እንደሚታወቀው ማድረግ ያለብኝን ነገር በስነ ስርዓት ወይም ደግሞ ማከናወን ያለበትን ነገር በአግባቡ ሰአቱን ተጠቅሞ ማድረግ እንዳለበት ይሰማኛል ስለዚህ ያንን አደርጋለሁ ማለት ነው። በአጠቃላይ እንግዲህ የትኛውንም ነገር ስንሰራ ወይ ደግሞ የትኛውንም ስራ ስንሰራ እንግዲህ ጥንቃቄ ከሚያስፈልጉት መካከል የጊዜ ገደቡ ላይ ማስጠንቀቂያ ማድረግ አለብን። ለምሳሌ አንድ ወር ውስጥ እንጨርሳለን ካልን ከዚያ ያ ስራ ደግሞ በአንድ ወር ውስጥ የማልቅ ስራ ከሆነ እንግዲህ ማስተካከያ ማድረግ ግድ ይላል ማለት ነው። ከዚያ በዚህ ሳምንት ወይ ደግሞ በአንድ ሳምንት ውስጥ እንጨርሳለን ብለን ካሰብን በዚያ ሳምንት ውስጥ እንደምንጨርስ እርግጠኛ ካልሆንን ያው የጊዜ ገደቡን ማስተካከል መቻል አለብን ወይ ደግሞ አቅማችንን እያየን እንደዚያውም ደግሞ የስራውንም ሁኔታ እያየን መወሰን አለብን። ከዚያ ማስተካከል መስተካከል ያለበትን ነገር ማስተካከል እንደዚያውም ደግሞ መሻሻል ያለበትን ነገር እያሻሻልን እንግዲህ መቀጠል የምንችልበትን አይነት ሁኔታ ማመቻቸት መቻል አለብን ብዬ አስባለሁ ማለት ነው። በአጠቃላይ እንግዲህ ይሄንን የስራ ጊዜ ገደብ እንግዲህ ስናስተካክል ምንድን ነው ማለት ነው? ማንኛውም ሰው ወይም ደግሞ የትኛውም ሰው እንግዲህ ስራ ለመስራት ሲያስብ የራሱ የሆነ የጊዜ ገድብ ይኖረዋል። አመት ሊሆን ይችላል ወር ሊሆን ይችላል ግማሽ አመት ሊሆን ይችላል ያ ሁሉ ነገር እንግዲህ አቅሙን እያየ ወይ ደግሞ አቅሙን እያማዘነ እንደዚያም ደግሞ የስራውን ሁኔታም እያየ ስለሆነ ስለዚህ ማሻሻያ ማድረግ የግድ ይላል ማለት ነው። ስለዚህ እኔም እንግዲህ አንዳንዴ አቅድና ከዚያ ነገሮች እኔ በአቀድኩት መሰረት የማይሄዱ ከሆነ ምንድን ነው የማደርገው ማለት ነው? የግድ ማሻሻያ ማድረግ ግድ ይላል። ስለዚህ የስራ ጊዜ ገደብ ታስተካክላለህ ለሚለው አዎ አስተካክላለሁ እላለሁ አመሰግናለሁ

እሺ አሁን ደግሞ ጫጫታ የተገኘበት ትችላለህ የምል ጥያቄ መጥቷል እንግዲህ የጫጫታ አለበት ቦታ ላይ ብዙ ጊዜ እኔ መቆየት ወይ ደግሞ እነዚህ እዛ መሆን አልፈልግም ብዙ ጊዜ አልመርጥም ወይ ደግሞ ጫጫታ አለበት ቦታ አይመቸኝም በብዛት በተለይ ደግሞ ስራ መስራት ወይ ደግሞ ስራ ወይም የማደርገው ነገር ካለ በብዛት ጸጥ ያለ ቦታ እመርጣለሁ ማለት ነው። ምክንያቱም እንግዲህ ጫጫታ ሲኖር ያው ወደ እሱ እናድርግ ወይ ስራው ላይ ሙሉ በሙሉ ማድረግ እንዳልችል ስለሚያደርገን የግድ እንግዲህ ያው ጸጥ ያለ ቦታው ደግሞ ረገብ ያ ቦታ ያስፈልገናል። ማንንም ምክንያቱም ሁሉም ሰው ይሄንን እንግዲህ ማሰብ አለበት ወይ ደግሞ ይሄንን ማወቅ አለበት ማነው ምክንያቱም ለጫጫታ ሲባል ይሄ በጣም አነስ ያለ ወይ ደግሞ ዝቅ ያለ ሳይሆን በጣም ሰውን ስራውን በአግባቡ እንዳይሰራ የሚያደርግ ነገር ነው። ጫጫታ በጣም አስቸጋሪ ነገር ስለሆነ እኔ መቼም ያው ሁሌ እንግዲህ የምፈልገውን ነገር ጫጫታ እንዲኖር ወይ ደግሞ ጫጫታ ካለ እንግዲህ መቼም እንግዲህ መታገስ አልችልም ማለት ነው። ስለዚህ የትኛውንም ነገር ስሰራ እንግዲህ ጫጫታ እንድኖር አልፈልግም ስለዚህ የጫጫታ ካለ ያንን ነገር እንግዲህ ምን አደርጋለሁ ማለት ነው ለጊዜው አቋርጥና ሌላ ጊዜ ለመስራት እወስናለሁ ማለት ነው። ምክንያቱም እንግዲህ ጯጯታ ትንሽ አስቸጋሪ ስለሆነ እና እንደዛውም ደግሞ ትንሽ ስራችን ላይ ትኩረት መስጠት እንዳንችል ስለሚያደርግን ማለት ነው። ምክንያቱም እኔ ጫጫታ መታገስ አልችልም እንደዛም ደግሞ ጫጫታ አለበት ቦታ ላይ ስራዬን በአግባቡ መስራት አልችልም ማለት ነው። በጣም ብዙ ጊዜ እቸገርበታለሁ ወይ እንደዛውም ደግሞ በጣም ከሚያሰጨንቀኝ በደንብ በጣም ከሚያቸግረኝ ነገር መካከል አንዱ ጫጫታ ነው ማለት ነው። ስለዚህ ጫጫታ ትንሽ ያው ከባድ ነው ስለዚህ ሁሌም በተቻለ መጠን እንግዲህ እኔ የምመርጠው እንዴት ነው? ጫጫታ የሌለበት ቦታ ወይ ደግሞ ጫጫታ የሌለበት ስፍራ ህጄ የምሰራውን ስራ መስራት እፈልጋለው። ወይ ደግሞ ያንን የፈለኩትን ስራ ማካም አልችልም አንድ በአጠቃላይ ስለዚህ ይሄ እንግዲህ ዝም ብዬ ሳይሆን ያው የግድ ነገር ለማድረግ ደግሞ ይሄንን ነገር ለመከናወን ከሚያስፈልጉት ነገሮች መካከል አንዱ ቦታ መምረጥ ነው። ስለዚህ ጫጫታ ሲባል ቦታው ላይ ምን አለ ምን አይነት ነገር አለ የሚለውን ነገር ከዛ ምን አይነት ሰፈር ነው የሚባለው ሰው የነገሩን በደንብ ከለየን በኋላ እንግዲህ በቀላሉ ስራችንን በአግባቡ መስራት እንችላለን ወይ ደግሞ ስራችንን በአግባቡ ማከናወን እንችላለን ማለት ነው። ስለዚህ ጫጫታ ያለበት ቦታ ወይም ደግሞ መጥቃት ያለበት ስፍራ ላይ እንግዲህ ማንም ሰው በደንብ ወይም ደግሞ እንደዚህ ጥኩረት ሰጥቶ መስራት ባለበት ልክ መስራት ይችላል ብዬ አላስብም ምክንያቱም ይሄ ነገር በጣም ይረብሻል እንደዛም ደግሞ በጣም ስለሚያስችል ያው በተቻለ መጠን እንግዲህ ቦታ መምረጥ ወይ ደግሞ ጫጫታ የሌለበት ቦታ መርጠን መኖር አለብን ማለት ነው። በአጠቃላይ እኔ መታገስ አልችልም በአጠቃላይ ጫጫታ ካለ ሌላውም እንኳን ስራ ይቅርና መተኛትም የማልችልበት አይነት ሁኔታ ነው እነዛ ሲበላ ራሱ በጣም ረጋ ያለ እና በጣም የማይረበሽ አይነት ድምጽ ያለበት ቦታ እመርጣለሁ። እንደዛ ራሴን ነው እንግዲህ እኔ ሁሉም ነገር መርጦ በተለይ ደግሞ ይሄኛው ጫጫታ እንግዲህ በጣም በጣም ከሚያስፈልጉ ደግሞ ከማያስፈልጉ ነገሮች በቃል እንደውም ጫጫታ ሲባል እኔም አይነት ትርጉም የሌለው እና ለምሰማ ሰው እዛ የምጨቃጭቁ ሰዎች ያው ቢበዛም እንግዲህ እርስ በራሳቸው ወይ አንድ ወይ ሁለት ሰው ነው አንድ ላይ ሆኖ የምትጨቃጨቀው እነሱ ምክንያታቸውን አውቃሉ እንደዛ እንደምሆን ሀሳቦቻቸውን እየተነጋገሩ ወይ ደግሞ ግልጽ እያደረጉ ነው አንዱ ለአንዱ ግልጽ እያደረጉ ነው ሌላው ሰው ግን ሌላ ቦታ ሆኖ የሚሰማው ሰው ያንን ነገር ምን እንደሆነ ማግኘታችን ወይ ደግሞ ምን እንደሆነ መርዳታችን ማለት ነው። ወይ ደግሞ በጣም አስገራሪ ስለዚህ በተቻለ መጠን እንግዲህ ምን ማድረግ አለብኝ ማለት ነው። ያው ጫጫታ የሌለበት ስፍራ መርጠን መኖሩ ጥሩ ነው ማለት ነው። እኔ ሁሌም ምመርጠው እሱን ነው ወይ ደግሞ እኔ ሁሌም የማስበው ነገር ብኖር እሱን ነው ምክንያቱም በብዛት ያንን ነገር ማድረግ አልችልም መታገስ ስለማልችል ማለት ነው። ጫጫታ የሚባለውን ነገር በጭራሽ መታገስ አልችልም ስለዚህ ያንን ነገር እንግዲህ ታሳቢ አድርገን ጫጫታውን የምናቋቁምበትን ወይ ደግሞ እንደዚህ ጫጫታውን እንግዲህ ልናቋቁዋምበት የሚችልበት አይነት ሁኔታ ማመቻቸት መቻል ግድ ይላል ማለት ነው። እንደዛ ካደረገን እንግዲህ ጥሩ ነው። እሱ ደግሞ እንዴት ነው? አንደኛ ሰዓት መምረጥ ነው። ለምሳሌ ጫጫታ ሁሌም አይኖርም። ቀን ከሆነ ለምሳሌ እኛ ደግሞ ስራችንን መቀየር ወይም ደግሞ ጊዜውን መቀየር መቀየር አለብን። ማነው የምንሰራበትን ሰዓት ጫጫታው የሌለበት እና ወይ ደግሞ የማይኖርበት ሰዓት ላይ እንግዲህ አቅልልበት ከሰራን ይሄም ጥሩ ይሆናል። ብዬ አስባለሁ። እንደዛ የምናደርግ ከሆነ የተሻለ ደግሞ የምንሆነው ግን ያው ከጫጫታው በኩል እየሰራን እንዲያለን ካለን ደግሞ ያው ስራችንም ጥራት አይኖረውም። እንደዛም ደግሞ ብዙ አይነት ችግሮችን ሊያጋጥሙት ይችላሉ ማለት ነው። ምክንያቱም አላሳባቸው እንደዛ እዚህ እያለ ስራ ስህተት

እሺ አሁን ደግሞ የምትወደው መጠጥ ምንድነው? ለሚል ጥያቄ እንግዲህ መልስ እየሰጠን እየተወያየን የምንቆይ ይሆናል ማለት ነው። እንግዲህ እኔ ካሉት የመጠጥ አይነቶች የምፈልገው እና በጣም የምትጠቀመው መጠጥ ውሃ ነው ሰዎች እንግዲህ መጠጥ ሲባል ወይ የአልኮል ወይ ደግሞ ለስላሳ መጠጦች እንደዛ የተለያዩ ነገሮች ወደ አእምሮአቸው ሊመጣ ይችላል። ግን መጠጥ ሲባል እንግዲህ ውሃን ያካትታል። ስለዚህ ውሃን በጣም እወዳለሁ ማለት ነው። ውሃን የምወድበት ምክንያት ደግሞ አንደኛ ውሃ ያው እንዲሁ ተፈጥሮ በነፃ የሰጠችን ወይ ደግሞ ፈጣሪ በነፃ የቸረን ነገር ስለሆነ በጣም በነፃ የምናገኝ ነገር ነው እንደኛ ሁለተኛ ደግሞ በጣም ብዙ አይነት ጥቅሞች አሉት። የውሃ ጥቅም ብናስብ እንግዲህ ብዙ ናቸው። ለምሳሌ:- የጤና ጥቅሞቹ መካከል አንዱ ውሃ እንግዲህ የሰውነታችንን ወይ ደግሞ የቆዳችንን በደንብ ጥርት ብሎ ወይ ደግሞ ውበታችን ራሱ ጎልቶ እንዲታይ ያደርጋል። በጣም ውሃ አብዝተን የምንጠጣ ከሆነ ውበታችን በጣም ጎልቶ ይታያል። ወይ ደግሞ በደንብ ይታወቃል ማለት ነው። ውሃ የምንጠጣ ከሆነ እንግዲህ የምግብ የመፍጨት ስርዓቱ ሰውነታችን በደንብ እንዲያከናውን እና ረጋ ባለ መልኩ ያው ከምግብ እንደዚህ ምን መጣጥ አይነት ነገሮች ወይ ደግሞ ንጥረ ነገሮች ደግሞ በአግባቡ ልሄዱበት ወደሚገባቸው ቦታ በደንብ እንዲሄዱና እንዲጓዙ ያደርጋል ማለት ነው። ስለዚህ በሰውነታችን ውስጥም እንግዲህ ከ ከስልሳ እስከ ሰባ በመቶ የሚሆነው ያው ውሃን ነው የያዘው። ስለዚህ ይሄ ማለት ውሃ በጣም ያው አስፈላጊ ነገር እና በጣም ለሰውነታችን ጠቃሚ ነገር ነው ማለት ነው። ሌላው ደግሞ እንግዲህ ውሃ በጣም ኩላሊታችንን በተለይ በጣም ራሳችሁ ኩላሊታችንን በማጽዳት ወይም በማጠብም ትልቅ ሚናን ይጫወታል። እንደዚህ ጉበታችን፣ ሆዳችን ሁሉም ቦታ ላይ በጣም ውሃ አስፈላጊ ነው። በሰውንነታችን ውስጥ ያሉ ፈሳሾችም ደግሞ በጣም ያው ጥቅም እንዳላቸው ይታወቃል። ስለዚህ የነሱን መጠን እንዳይቀንስና አስፈላጊ ከሚባለው በታች እንዳይሆን እንግዲህ በጣም ትልቅ ሚናን ይጫወታል ማለት ነው። እንግዲህ ውሃን የምንጠጣው በተለያየ መልክ ነው። ለምሳሌ:- ከወንዝ ጀምሮ እስከ ታሸገ ውሃ መጠጣት ያለው አማራጭ አለ። ስለዚህ አሁን ለምሳሌ:- ገጠራማ ቦታዎች ላይ የምንኖር ሰዎች ከሆንን በብዛት የወንዝ ውሃን ነው የምትጠቀመው። አሁን አሁን ትንሽ ተሻሽሎ የወንዝ ውሃው ላይ ትንሽ ቧንቧ አስገብቶ ከዛ በቀጥታ እየቀዱ የሚጠቅሙበት ነገር አለ። ከተማ ስንመጣ ደግሞ ቆጣሪ ያለው ብር የሚያስከፍሉበት አይነት አሰራር አለ። ስለዚህ እንግዲህ ከወንዝ ጀምሮ እስከዚህ ድረስ ሊሄድ ይችላል። ከዛ ደግሞ ታሽገው የሚሸጡ የመጠጥ ውሃዎች አሉ። ስለዚህ እዚህ ዙሪያ ላይም ትንሽ መናገር እፈልጋለሁ። በተለይ ይሄ ምንድነው የሚባለው? ይሄ የታሸጉ ውሃዎች ላይ በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም እነሱ ውሃ ብቻ ሳይሆን የተለያዩ አይነት ኬሚካሎች ስለሚጨመሩበት እና ትንሽ የኬሚካሉ መጠን የያዘው የኬሚካል መጠን እንግዲህ ሰውነታችን ላይ እንደዛም ደግሞ ጤናችን ላይ ትንሽ ጉዳት ሊያደርስ ስለሚችል። እንደዛም ደግሞ ትንሽ የሆነ እንግዲህ ለየት የሚያደርጋቸው ነገር አለ። ከሌላው ውሃ ስለዚህ እዚህ ጋር ማየት ያለብን ነገር ቲዲኤስ የሚባል ነገር አለ እዛ ላይ ጽፏል። ይሄ የአለም ጤና ድርጅት ያስቀመጠው ገደብ አለ። ምክንያቱም ይሄኛው ከዛ በታች ከተቀመጠለት ገደብ በታች ከሆነ እንግዲህ ትንሽ ጤናችን ላይ ወይ ደግሞ ሰውነታችን ላይ የሚያደርሰው ጉዳት አለ ተብሎ ስለምታስብ ማለት ነው። ስለዚህ እንዴት ነው ከሃምሳ እስከ መቶ ሃምሳ እስከ አንድ ሺህ አምስት መቶ በሆነ ገደብ ውስጥ ያለ ቴዲኤስ ያለውን ውሃ ለመጠጥ መጠቀም ይመረጣል ከዛ በታች ከሆነ እንግዲህ ለጤና ጥሩ አይደለም ይባላል ግን በእኛ ሀገር ላይ እንደምታውቁ አብዛኞቹ በጣም ትልቅ የሚባለው አስራ አምስት መሰለኝ እኔ ያየሁት ቶፕ ውሃን መሰለኝ እሱ ብቻ ነው ከዛ ውጪ ግን ሌሎቹ እንዳለ እስከ ስንት ነው ማለት ነው? እስከ ሰባት አለ ከሰባት እስከ ስምንት ዘጠኝ ከዚህ በላይ ያሉ አይመስለኝም። ያው ይሄንን ያደረጉበት የራሳቸው ምክንያት አላቸው። ምክንያቱም ይሄ ቲዲኤ እሱ ከፍ ሲል ውሃው ትንሽ ይከብዳል ወይ ደግሞ ሊመር ይችላል። ወደ ወደዛ ሊያቀና ስለሚችል ይሄ ጠዓሙ እንግዲህ ያን ሲሆን ደግሞ ትንሽ ከበድ ሲል ደግሞ ሰዎች ሀይላንዱን ስለማይገዙ ወይ ደግሞ በሱ ስለማይጠቀሙ ሰዎች ምን ማድረግ ጀመሩ ማለት ነው መቀነስ እና ቲዲኤሱን ዝቅ አድርጎ ማምረት ጀመሩ ማለት ነው። ስለዚህ በአጠቃላይ ከተቻለ ከተቻለ እንደዛ ማድረግ አለብን ካልሆነ ደግሞ ያው የቧንቧ ውሃን መጠቀም ወይ ደግሞ የወንዝ ውሃን መጠቀሙ ይሻላል ብዬ አስባለሁ ስለዚህ የምትወደው መጠጥ ምንድነው? ለሚለው ውሃ ነው። አመሰግናለሁ።

እሺ አሁን ደግሞ ፀጉርህን መንከባከብ ትወዳለህ ለሚለው ጥያቄ? አዎ ፀጉሬን መንከባከብ እወዳለሁ። እንግዲህ ፀጉራችን አንዱ የውበታችን ምስጢር ስለሆነ እንግዲህ ፀጉራችንን መንከባከብ ወይም ደግሞ ለፀጉራችን አስፈላጊውን እንክብካቤ መስጠት ወይም ደግሞ አስፈላጊውን እንክብካቤ ለማድረግ ግዴታ ነው ማለት ነው። ስለዚህ ሁሉም ሰው የግድ ፀጉሩን መንከባከብ ወይም ደግሞ ፀጉሩ ላይ ያው ምንም አይነት ጉዳት እንዳይደርስ መስራት አለበት ብዬ አስባለሁ። ምክንያቱም ደግሞ እንግዲህ ፀጉር መንከባከብ በጣም አስፈላጊና ወሳኝ ነገር ስለሆነ ማለት ነው። ስለዚህ እኔ ፀጉሬን በማጠብ እንደዚሁም ደግሞ አስፈላጊ የሆኑ ቅባቶችን ነው የተቀባሁ እንደዚያም ደግሞ ልክ እንዳደገ ቶሎ ቶሎ በመቆረጥ እንክብካቤወች አደርጋለሁ ማለት ነው። እንግዲህ ፀጉር መንከባከብ ወይ ለመቆረጥ ሊሆን ይችላለን ወይም ደግሞ የምናሳድግ ከሆነ አስፈላጊውን እንግዲህ አስፈላጊ የሆነውን ይሄ በጣም ለፀጉራችን ጤና ሚጠቅሙንን ነገሮችን በመጠቀም ሊሆን ይችላል ግን በብዛት የምናደርገው ነገር ምንድን ነው? ፀጉር የሚያሳድጉ ሰዎች ፀጉራቸውን የሚንከባከቡት በማጠብ እነዚያ የተለያዩ አስፈላጊ የሆኑትን ቅባቶችን በመጠቀም ነው ማለት ነው። እዚህ ጋር እንግዲህ ያው ጸጉርን ማሳደግ እንግዲህ ለወንድ ያን አክል ባይመከርም ለሚያሳድጉ ሰዎች እንደዚሁም ደግሞ ለሴቶችም ጭምር ለመናገር የምፈልገው ነገር ቢኖር ምንድን ነው? ያው ፀጉሮቻችንን ለማሳደግ እንደዛም ደግሞ ፀጉሮቻችንን ለመንከባከብ እንደዛም ደግሞ ንጽህናውን ለመጠበቅ እንኳን የምንጠቀምበት ነገር አለ ሻምፖ አለ ኮንዲሽነሮች አሉ እነዚህን ነገሮች ስንጠቀም እንግዲህ ያው ሻምፖ ውስጥ ወይም ደግሞ ኮንዲሽነር ውስጥ ያሉትን ወይም ደግሞ እሱ ያዘውን ነገሮችን ማወቅ አለብን። ለፀጉራችን ጤና ጥሩ ነው አስፈላጊ ነው ወይስ አይደለም የሚለዉን ነገር ለመለየት የግድ ያንን ማወቅ ያስፈልጋል። ምክንያቱም አንዳንዴ ሳናውቅ ስንጠቀም እንግዲህ ፀጉራችንን ሊጎዳ ይችላል። እንደዛም ደግሞ ፀጉራችንን ሊያልቅብን ይችላል አንዳንድ ደግሞ እንዴት ነው የምንቀባቸው ቅባቶች የፀጉር ቅባት ብለን የምንጠቀማቸው ነገሮችም ጉዳት ሊያደርሱበት ይችላሉ። ፀጉራችን ላይ ስለዚህ ልክ እንዳደገ ቶሎ ቶሎ በመቆረጥ እንክብካቤ እናደርጋለን ማለት ነው። እንግዲህ ፀጉር መንከባከብ ወይ ለመቆረጥ ሊሆን ይችላል ወይም ደግሞ የምናሳድግ ከሆነ አስፈላጊውን እንግዲህ አስፈላጊ የሆነውን ይሄ በጣም ይሄ ነገር ፀጉርን ይጎዳል ወይስ አይጎዳም የሚለውን ነገር ለይተን ወይም ደግሞ በደንብ አውቀን መጠቀም አለብን። ያንን ለማድረግ ደግሞ እንግዲህ ከጤና ባለሙያ ምክሮችን መቀበል ከእነሱ መጠየቅ ያለብንን ነገር ጠይቀን በዚያ መሰረት እንግዲህ ያንን ነገር መጠቀም ወይም ደግሞ ያንን ነገር ማድረግ አለብን ብዬ አስባለሁ። እንደዚያ የማናደርግ ከሆነ እንግዲህ ያው ትንሽ ዋጋ ሊያስከፍለን ይችላል ማለት ነው። ነገሩ ምክንያቱም አንዳንዴ ሳናውቅ ምንጠቀማቸው ነገሮች እንዲሁ ሳናውቅ ደግሞ ፀጉራችንን ጎድቶ ወደ ሌላ ችግር ውስጥ አስገብቶን ልናይ እንችላለን ማለት ነው። ስለዚህ በአጠቃላይ ሁሉም ሰው በተቻለው መጠን እንግዲህ ለጸጉሩ ጤንነት ወይም ደግሞ ለጸጉሩ ጤና ማሰብ አለበት። እነዚህ አስቦ ደግሞ ስል የሚጠቀመው ምርት ለፀጉሬ ይመቻል ወይም ደግሞ አይመችም ሚለውን ነገር ማወቅ አለበት። እንደዚህ አይነት ብሎ ለፀጉሬ ጤንነት ይሄ ይሄ ጥሩ ነው ወይስ አይደለም የሚለውን ነገር ለይቶ ማወቅ መቻል አለበት ማለት ነው። እንደዚያ የማናደርግ ከሆነ ወይም ደግሞ ይሄንን ለይተን የማናውቅ ከሆነ ምንድን ነው ማለት ነው? እንግዲህ ብዙ አይነት ችግሮች ሊያጋጥሙን ይችላሉ ወይም ደግሞ ብዙ አይነት ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ ይሄንን በደንብ ጠንቅቆ ወይም ደግሞ ይሄንን በደንብ ተጠንቅቄ እንግዲህ ማወቅ መቻል አለብን ማለት ነው። በአጠቃላይ ስለዚህ ይሄ በጣም አስፈላጊ እና በጣም ወሳኝ ነገር ነው። ሁሉም ሰው እንግዲህ ይሄንን አውቆ ወይም ደግሞ ያንን ማድረግ መቻል አለበት ማለት ነው። ስለዚህ በአጠቃላይ እንግዲህ ፀጉራችንን ማንከባከብ ስናስብ ምንገዛቸው ወይ ደግሞ ምንጠቀማቸው ፀጉሯችን የፀጉር ቅባቶች እንደዚህ ፀጉርን የምናጥብበት እና እንደዚያም ደግሞ ፀጉራችን ራሱ ምን ያክል ጊዜ መቆየት አለበት ሳይቆርጥ የሚለውን ነገር በደንብ ማወቅ አለብን። ለወንድ ያው ፀጉሩን ማሳጠር ወይም ደግሞ ፀጉሩን መቆረጥ የግድ ይለዋል እንግዲህ ይሄንን ስናደርግ ፀጉራችን እንደዚህ እንዳለ እንደዚያም ደግሞ ቶሎ ቶሎ እንዲበቅልና ጤናዬን አየር ወይም ደግሞ ንፋስ እንዲያገኝ ያደርጋል ማለት ነው። ጭንቅላታችንም በዚያ የፀጉራችንን ጤንነት ለረጅም ጊዜ ዘላቂ የሚሆንበትን አይነት መንገድ ልናበጅ እንችላለን ማለት ነው። በአጠቃላይ ስለዚህ የምንጠቀመው የቅባት አይነት ምን አይነት ቢሆን ነው የሚመረጠው? የሚለውን ያው ከሰው ሰው ይለያያል ለአንዱ ጥሩ የሆነው ወይም ደግሞ ለአንዱ ጠቃሚ የሆነው ለአንዱ ደግሞ ጎጂ ሆኖ ሊገኝ ስለሚችል እንግዲህ በደንብ ለእኛ የሚሰራውን ነገር በደንብ ለይተን ማወቅ አለብን ማለት ነው። እንደዚያ ሆኖ እንግዲህ ፀጉራችንን ምንከባከብበትን ነገሮች ለፀጉራችን ምቹ ሚሆኑትን ምቹ እንደሆኑ እርግጠኛ መሆን አለብን። ያንን ስናደርግ ወይም ደግሞ ምቹ ሆኖ ስናገኝ እንግዲህ ገዝተን መጠቀም እንችላለን ማለት ነው። በአጠቃላይ ስለዚህ ይሄ በጣም ወሳኝ ነገር ነው። ያው እኔም ፀጉሬን ምንከባከበው እንዴት ነው? ፀጉሬን ብዙ ጊዜ አላሳድግም። ሲያድግ ግን በማጠብ በሳሙና ወይ ደግሞ በሻምፖ ብዙ ጊዜ አጥበዋለሁ። ከዚያ በኋላ ቅባቶች አሉ ቅባቶችን እቀባና በዚህ መልኩ ነው ብዙ ጊዜ ምንከባክበው። ከዚያ በወር ወይ ደግሞ በጣም ቆየ ቢባል በሁለት ወር በሶስት ወር ፀጉሬን እቆረጣለሁ ማለት ነው። እንደዚያ ፀጉሬን የተቆረጥኩ

እሺ አሁን ደግሞ ምን አይነት ዳቦ ትወዳለህ ለሚለው ጥያቄ እንግዲህ መልስ እየሰጠን እንሄዳለን ማለት ነው። እዚህ ላይ እንግዲህ ብዙ አይነት ዳቦ አለ። ይሄ በማሽን የሚጋግር ዳቦ አለ እንደዛው ደግሞ በኮባ እንደዚህ። ገጠር ከተማ የሚደፋ የድፎ ዳቦ አይነት አለ። ከዛ እንግዲህ ይሄ ዳቦ ከተለያየ አይነት ይሄ ከፋብሪካ ከሚወጣው ዱቄት። የሚጋግር ዳቦ አለ እንደዛውም ደግሞ ከስንዴ ዱቄት የሚጋገር ዳቦ አለ እንደዛውም ደግሞ ከገብስ ብዙ ጊዜ ከገብስም የሚሰራ ድፎ ዳቦ አለ ማለት ነው። እኔ ከዚህ ሁሉ በጣም የምወደው ዳቦ ሙልሙል ዳቦ ነው። ሙልሙል ዳቦ ማለት እንግዲህ ከገብስ የሚሰራ እንደዚህ ደግሞ በኮባ የሚጋገር አይነት ዳቦ ወይ ደግሞ ሙልሙል ዳቦ ነው። በጣም የሚጣፍጥ እንደዛው ደግሞ በጣም ደስ የሚል ዳቦ ስለሆነ ያንን ዳቦ ብዙ ጊዜ እበላለው ወይ ደግሞ ብዙ ጊዜ ያው በአገኘሁት አጋጣሚ እጠቀማለው ማለት ነው። ስለዚህ ይሄ በጣም የምወደው እና በጣም በብዛት የምጠቀመው ከዳቦ አይነቶች አንዱ ነው። ያው ሁሌ ይሄንን ዳቦ ማግኘት አይቻልም በርግጥ በተለይ ደግሞ እንደዚህ ከተማ ላይ ስንኖር። ገጠር አካባቢ ላይ ሰዎች ያንን ዳቦ ብዙ ጊዜ በመጋገር የሚጠቀሙበት አይነት ነገር አለ። ግን እዚህ ያው እኔ ያለሁበት ቦታ ላይ ያን ያክል አሁን ያንን እድል ማግኘት ያን ያክል ቀላል አይደለም በብዛት አይገኝም ማለት ነው። እንደቀላል ግን ያው በዓል እንደዛም ደግሞ ሰዎችን ለመጠየቅ ሲባል ብዙ ጊዜ ከሚዘጋጁ ነገሮች አንዱ ሙልሙል ይሄ ሙልሙል ዳቦ ነው ማለት ነው። ያው ይሄ ነገር ያለ ነገር ነው። ከተማ ላይ እንግዲህ ይሄ ያለው ዳቦ ይሄ ሙልሙል ዳቦ የሚመስል ግን ከዱቄት የተሰራ እና ያን ያክል የማይጠቅም አይነት። ያው ይሄ ደግሞ ለአንድ ወጣት ወይ ደግሞ ለአሁን አንድ ወጣት ወይ ደግሞ በጣም መመገብ ለሚፈልግ ሰው ያን ያክል ኪሎ የምታነሳ እይነት ዳቦ አይደለችም በጣም ትንሽ አነስ የምትል ዳቦ በዛ መልክ የተሰራ እና በብዛት በየቀኑ ቁርስ ላይ የምንጠቀማት ዳቦ አለች ማለት ነው። በብዛት እሷን ነው ግን እኔ ባገኘው አጋጣሚ እንግዲህ ያኛውን ዳቦ መመገብ ወይ ደግሞ መብላት እመርጣሉ ማለት ነው። ምክንያቱም ያው በጣም አሪፍ ስለሆነ ማለት ነው። በጣም ያው ወሳኝ ነው። ዳቦ እንግዲህ በጣም ብዙ እንግዲህ ጥቅሞች አሉት። የገብስም ወይ ደግሞ ከገብስ ዱቄት ስለሚሰራ በብዛት ይሄ የገብስ ዱቄት ደግሞ እንግዲህ ሰውነታችን በማጠንከር ላይ እንደዚህ ሀይል በመስጠት ላይ እነዛን ደግሞ ብዙ አይነት ንጥረ ነገሮችን ስለያዘ እንደዚህ አይምሮአችን ይሄ የማሰብ የማስታወስ ችሎታችንን እንኳን እንዲጨምር ማድረግ ላይም በጣም ትንሽ ትልቅ ሚባለውን ሚና ስለሚጫወት እንግዲህ ከገብስ ሚሰራው ወይም ደግሞ የሚጋረውን ዳቦ ብዙ ጊዜ እመርጣለው ማለት ነው። ስለዚህ ለዚህ ነው የሙልሙል ዳቦን ወይም ደግሞ ሙልሙል ዳቦን የምመርጠው ሙልሙል ዳቦ እንግዲህ በብዛት የያዘው ወይ ደግሞ በውስጡ የያዘው እሱ ስለሆነ ወይ ደግሞ ገብስን ስለያዘ ማለት ነው። በአጠቃላይ ይሄንን ይመስላል። ሌላው እንግዲህ ዳቦ ስንመገብ እንግዲህ አንድ ደግሞ ማሰብ ያለብን ነገር አለ። በተለይ ከስንዴ ዱቄት የሚሰራ ዳቦ ለጨጓራ ላላቸው ሰዎች ያው አይመከርም። ምክንያቱም እንግዲህ ስንዴ ያንን የአሲዱ በጣም በብዛት እንዲመነጭ ስለሚያደርግ ይሄ እነዚህ ልብን የማቃጠል አይነት ስሜት በጣም ይጨምራል ማለት ነው። የስንዴ ዳቦ ስንበላ ስለዚህ ወይ ይሄ አቦካኩ እንዴት እንደሆነ ማወቅ አለብን። ወይ ደግሞ የሚጨምርበት ነገር መኖር አለበት ወይ ደግሞ አሰራሩን በደንብ ማወቅ አለብን እንጂ ብዙ ጊዜ እኔ አልመክርም። ከስንዴ የመጡት ነገሮች በብዛት እንግዲህ ጮጓራ ላለው ሰው ብዙ ጊዜ አስቸጋሪ ናቸው። ስለዚህ እኔም ጭምር እኔ አንዳንዴ ባይኖረኝም ያው ብዙ ጊዜ ሊያቃጥል ይሄ ማቃጠል አይነት ስሜት እንዲሰማ ያደርጋል ማለት ነው። ያው ዳቦ ይጣፍጣል የታወቀ ነው። ስንበላ በጣም ደስ ይለናል ወይ ደግሞ ስንበላ በጣም በጣም ደስ የሚል ጣዕም አለው ወይ ደግሞ የሚጣፍጥ አይነት ነገር ነው። ግን ደግሞ እንዴት ነው? ይሄ ነገር ያው ትንሽ ቆይቶ ከሰአታት ወይ ደግሞ ከጊዜ ቆይታ በኋላ የህመም ስሜት እንዲሰማን ስለሚያደርግ እያንዳንዱ ነገር ያው የጥቅም ያለው ነገር ጉዳት እንዳለው ይታወቃል ስለዚህ ምግብም ስንመገብ ለሁሉም ሰው ምቹ አይደለም። ወይ ደግሞ ለሁሉም ሰው አይስማማም። አንዳንዱን ሰው ሊያሳምም ይችላል ለማለት ነው። እዚህ በዚሁ አጋጣሚ ስለዚህ ያው ዳቦ ስለሚጣፍጠን ብቻ በልተን በዛ ደግሞ በህመሙ መሰቃየት ስለሌለብን እንግዲህ እንደዚህ የጤና ችግር አለባቸው ሰዎች ያንን ከመጠቀም ቢቆጠቡ አሪፍ ነው። እላለሁኝ። ሌላው እንግዲህ ያው እንግዲህ ዳቦ በብዛት እንግዲህ ካርቦሃይድሬት የሚባለውን እንግዲህ ንጥረ ነገር በጣም የያዘ ስለሆነ በደንብ እንግዲህ እንድንበረታ እና ጠንክረን ያው ያዝነውን ስራ እንድንሰራ ስለሚያግዘን እንግዲህ ይሄኛው በጣም ለየት ያደርገዋል። ስለዚህ ዳቦን መጠቀም ለዛ ለዛ በጣም አስፈላጊ ነገር ነው ብዬ አስባለሁኝ ማለት ነው። ስለዚህ ካሉት ዳቦ አይነቶች እንግዲህ ምን አይነት ዳቦ ትወዳለህ? ለሚለው ጥያቄ እኔ ሙልሙል ሙልሙል ዳቦን በጣም እወዳለሁ ሙልሙሉንም ደግሞ ከገብስ ዱቄት የተሰራውን ማለት ለጥያቄው በጣም አመሰግናለሁ። መልካም ቆይታ ይሁን

እሺ አሁን ደግሞ የምትወደው አተክልት ምንድነው? የሚል ጥያቄ መጥቷል እንግዲህ ካሉት አተክልቶች እንግዲህ በጣም የምወደው ቲማቲም ነው። ቲማቲም እንደዛውም ደግሞ ቃሪያ በጣም እወዳለሁ። ብዙ ጊዜም ምግብ ስመገብ ወይ ደግሞ ምግብ ስሰራ እነኚህ ነገሮች ሁሌም ምግቤ ውስጥ አሉ ማለት ነው። ስለዚህ አተክልት እንግዲህ ያው እንደሚታውቀው ብዙ ጥቅማ ጥቅሞች አሉ። በተለይ ደግሞ እንደዚህ አረንጓዴ የሆኑት እንደነ ጎመን ጥቅል ጎመን ሊሆን ይችላል ካሮት ሊሆን ይችላል። እነኚህ ሁሉም ያውም አተክልቶች ናቸው በጣም ያው ብዙ ጥቅም አላቸው ማለት ነው። ለሰውነታችን እንደዛም ደግሞ ለጤናችን ስለሚጠቅሙ በብዛት ምግብ ውስጥ እጠቀማቸዋለሁ ወይ ደግሞ ከምግቤ አላጣቸውም ማለት ነው። ስለዚህ አተክልቶች እንግዲህ ያው እንዳልኩት ለጤና ብዙ ጊዜ ይጠቅማሉ። እንደዛም ደግሞ በሽታን ሰውነታችን ያው እንዲከላከል ይሄ ሰውነታችን በሽታን የመከላከል አቅሙ እንዲጨምር እና በአጠቃላይ በሽታ መከላከል እንዲችል ስለሚያደርጉ በጣም ያው ያ ነገር ይበረታታል። ወይ ደግሞ መመገብ አለብን። ምክንያቱም አሁን ሌላ ሀገር ላይ ለምሳሌ ብናይ የኛ ሀገር ላይ ሰውች ጋር መብላት ወይ ደግሞ እንደዚህ እንትን የበዛበት እንደዚህ ስብ የበዛበት አንዳንድ ምግብ መመገብ ሰው ይወዳል እኛ ሀገር ላይ ውጭ ግን እንዴት ነው? ሰዎች አተክልትን ነው የሚመርጡት በብዛት የሚመርጡት በብዛት አንደኛ ያው አላስፈላጊ የሆነ ውፍረት ለመከላከል ይጠቅማል። ሁለተኛ ደግሞ በውስጣቸው የያዙት ንጥረ ነገሮች እንግዲህ በጣም ብዙ ጥቅም አላችሁ ማለት ነው። አይምሮአችንን ማሳደግ ላይ ሰውነታችንን መገንባት ላይ እንደዛውም ደግሞ ሰውነታችን ከሰውነታችን በሽታ መከላከል እንዲችል ማድረግ ላይ በጣም ብዙ ሚና ስለሚጫወቱ ሰዎች ያንን ተረድቶ ይመስለኛል። በጣም እንደዚህ አይነት ነገሮችን ይጠቀማሉ። ስለዚህ አተክልትን ለመጠቀም እንግዲህ አንዳንዴ ምን ያስፈልጋል? ብዙ ሰዎች እንግዲህ ስለሚጣፍጥ ብቻ የሚመገቡ አሉ። ጥቅሙን ያነ ያክል አንብቦ አውቆ ወይ ደግሞ መረጃ ኖሯቸው ሳይሆን ያን ነገር ሲመገቡ ወይ ደግሞ ያንን ምግብ ሲበሉህ ስለሚጣፍጣቸው ወይ ደግሞ ጣፍጧቸው ስላዩ ብዙ ጊዜ ይጠቀማሉ ማለት ነው። ይሄ እንግዲህ ምንን ያሳያል ማለት ነው። ያው በብዛት እኛ ያው መመገብ ያለብን ነገር ዝም ብለን ያው ስላገኘን ወይ ደግሞ ስለሚጣፍጥን ወይ ደግሞ ስለራበን ብቻ ሳይሆን ምን አይነት ጥቅም እንዳለው እንኳን ማወቅ አለብን። ምክንያቱም ጥቅሙን ስናውቀው ያው አጠቃቀማችንም ይለያል እነዛም ደግሞ ምን ያክል ጊዜም መጠቀም እንዳለብን መቼ መቼ መጠቀም እንዳለብን በዛው እያሰብን ወይ ደግሞ እያስተዋለን እንመጣለን ማለት ነው። ስለዚህ አሁን ጊዜው ቀላል ነው። ሰው መጠየቅ አይጠበቅብንም። ቁጭ ብለን ስልካችንን ወይ ደግሞ ኮምፒውተራችንን አውጥተን እዛ ላይ በመጻፍ እንግዲህ ማድረግ እንችላለን ማለት ነው። ስለ እያንዳንዱ ነገር ስለምንመግበው ምግብ ምግቡ ምን እንደሆነ ከዛ ከምግቡ ደግሞ ምን ልናገኝ እንደምንችል እያንዳንዱን ነገር መጻፍ መቻል አለብነ። ከዛ እሱን ጽፈን መጨረሻ ላይ እንግዲህ የምናገኘው ነገር አለ ወይ ደግሞ በዛ መልክ ስንጽፍ ምን አለ መሰላችሁ? ያው እንግዲህ ይሄ ስናነብ እውቀቱን ይመጣል መረጃ ይኖረናል። ስለዚህ መመገብ እና መመገብ የሌለብን ነገሮችን እየቀነስን ወይ ደግሞ ምን በብዛት መመገብ እንዳለብን ምንም ደግሞ ምን ደግሞ እየቀነስን ወይ ደግሞ በብዛት መጠቀም እንደሌለብን እያወቅን እንመጣለን ማለት ነው። ስለዚህ በአጠቃላይ ይሄንን ነገር ማወቁ ያው ጥሩ ነው ብዬ አስባለሁ። እንደዛ ስናደርግ እንግዲህ ያው ብዙ እናተርፋለን። ወይ እንደዛ ደግሞ ብዙ የምናገኛቸው ወይ ደግሞ ብዙ የሚጠቅሙን ነገሮች አሉ ማለት ነው። በአጠቃላይ ስለዚህ ይሄ እንግዲህ ካሉት አተክልቶች እንግዲህ በጣም ያው ቲማቲም ብዙ ጊዜ የትም ቦታ ላይ ሰዎች ይጠቀማሉ እንደኛ ምግብ ያጣፍጣል የታወቀ ነው። ሁለተኛ ደግሞ እንግዲህ ቲማቲም ይሄ ሰውነታችን ምግብ በስነ ስርዓት በደንብ እንዲፈጭና ሰውነታችን እንግዲህ በደንብ የምግብ ፍላጎቱን እንዲጨምር ምግብ እንዲጠቀም ወይ ደግሞ ይሄ ምግብ እንዲያስፈልገው ወይ ደግሞ በአጠቃላይ ይሄ የምግብ ፍላጎታችንን እንዲጨምር የሚያደርግ ነገር ነው። ቃሪያም በዛው ልክ ነው። ለዛም ደግሞ ጎመኖች አሉ ጎመንም ደግሞ እነዚህ ብዙ አይነት ለምሳሌ አላስፈላጊ ውፍረቶችን ለመከላከል እንደዛውም ደግሞ በሽታን እንዲከላከል እንድንከላከል የሚያደርጉን ብዙ ንጥረ ነገሮችን በውስጡ የያዘና በጣም ጠቃሚ ነገር ነው። እንደዛው ደግሞ እዚህ መዘርዘር ባያስፈልግም ብዙ ነገሮች ውስጥ የያዘ አለ ማለት ነው። ጥቅል ጎመን የሚባለው ማለት ነው። ብዛት ሶ ይሄኛው ሁሉም ነገር እንግዲህ በሁላ ጥቅም አላቸሁ ማለት ነው። ስለዚህ አንዳንዴ ሁሌም ስብ የሞላባቸው ምግቦች ብቻ ከመመገበ እንግዲህ እነኚህንም ቀላቅሎበት ወይ ደግሞ እነኚህንም ጨምሮበት መመገብ ወይ ደግሞ መጠቀም አሪፍ ነው ብዬ አስባለሁ ማለት ነው። ስለዚህ ያንን ማድረጋችን ጥሩ ነው ብዬ አስባለሁ